ድሮ እንኳን ኑሮኝ አያውቅም። እንደ በግሌ ማለት ነው ግን የቤተሰብ ነበረን። ድሮ ከልጅነቴ ጀምሮ በጣም ብዙ ዶሮዎች ነበሩኝ። እንድሁም እናቴ ዶሮ ዕርባታ ላይ በጣም ማለት ከምችለው በላይ ጎበዝ ነበረች። በባህላዊ አረባብ ቢሆንም የምትረባቸው አብዛኞቹ በጣም አሪፍ ነበር የሚሆኑላት ጤናቸው የተጠበቀ በጣም ብዙ ነበር የሚሆንላት። ሁለት ዶሮ ብትሰጣት በቃ በቀጣይ አመት ሃያ አራት ወይም ሰላሳ ደሮ ነው። አድርጋቸው የምትቆየው እንደውም እየሸጠች ምናምን ላስቤዛ ሁሉ ትችል ነበር። እኛም እንቁላል እየበላን ነው አሁን ነበር ያደግነው። ኋላ ላይም አባቴ ራሱ ከውጭ የመጡ የፈረንጅ ዶሮዎች አምጥቶ ቤት አምጥቶ አንድ ሃያ ምናምን ዶሮዎች በጣም ብዙ እስከ ስልሳ ምናምን ደርሰው ነበር። የሆነ ጊዜ ግን በሽታ ምናምን መጣና አብዛኞቹን ጨረሳቸው። ዶሮ ምንድነው ችግሯ በሽታ አትችልም። ዶሮዎች በሽታ መቋቋም አይችሉም። በቶሎ ይጠቃሉ። እኛ ልጅ የሆነን ደግሞ አብዛኛው ጊዜ የህክምና አገልግሎት ምናምን ስላልነበረ። እሱ ነገር በጣም ውጤታማ እንዳይሆኑ አድርጓቸዋል እና አብዛኛው እንደዛ ከታመሙ በኋላ ውጤታማ ስላልሆነ ቤታችን ላይ የዶሮ ንግዱ እየተተወ መጣ ማለት ነው። በአጠቃላይ ግን ስናየው እንደ ዶሮ ለጤና በጣም ለሰው ጤና ብዙ ነገር መጨመር የሚችል ነገር ያላት ለምግብነት መጠቀም እንችላል ከእንቁላልም ይሁን ከራሷ በጣም የተሻለ ምግብ መስጠት የምትችል እንስሳ ያለች አይመስለኝም። ከኢኮኖሚም አንፃር ዶሮ አሁን አብዛኛው ደሃ ቤት ውስጥ መፍራት የሚችለው ነገር ቢኖር ዶሮ ነው። እና በቀላሉ መጠቀም ይችላል ወዲያውኑ ደግሞ እንቁላል እየጣለች ምናምን ብሯን ትመልሳለች። አሁን ዶሮ አንድ ሺህ ብገዛት አንድ ሺህ ማለት አሁን አሁን ባለው ገበያ ሰላሳ ብር ነው የሚሸጠው እንቁላል እና በሰላሳ ቀን ያዋጋውን ለመመለስ ነው። እና በአንድ ወር ውስጥ በአንድ ወር ውስጥ የሚመልስ ብሩ የሚመልስ ንግድ ደግሞ በጣም አዋጭ ነው። እና ራሷንም ሽጥህ አስታቅፈህ ምን ልበሃለ አሁን እንቁላሎቹን አስታቅፈው እስከ አስር ምናምን ጫጩት ማውጣት ትችላለች። እና ዶሮ አሁን እኔ ከተማ ላይ ሆነን ብዙም ስለማይመች ቦታው ነው እንጂ ትንሽ ቆሻሻ ነገር ምናምን ስላላት ስለምትሸትም መሃል ከተማ ላይ ዶሮ እርባታ ለመስራት ይከብዳል። ግን ቢኖርና ቦታው አሁን ወይ ገጠር ብሆን የግድ በቃ ዶሮ ነበር የማፈራው ገጠር ብሆን ያለ ዶሮ መኖር ገጠር ውስጥ በጣም ይከብዳል። ደግሞም የ የእንስሳትን የመራባት መጠቀም አንደኛ መረዳት የምንችለው ዶሮ በማርባት ነው። ምክንያቱም በጣም ቀላል ነው በተለይ ገጠር ውስጥ ምግብ አይፈልጉም የምትሰጣቸው እህል የለም። ራሳቸው ጥረው ግረው ነው የሚበሉት። ትለቃቸዋለህ ኋላ መሰብሰብ ነው ሲመሽ ሰፈር ትሰራላቸዋለህ በቃ አለቀ ራሳቸው መጠበቅ እንዳይታመሙ ደግሞ ክትባት ምናምን መስጠት መድሃኒትም ካለ እያመጡ መስጠት ነው። እንጂ ከዛ በላይ ብዙም እንክብካቤ አይደረግላቸውም። በተለይ የሀበሻ ዶሮዎች ደግሞ በጣም መቋቋም ይችላሉ በጣም በሽታ የበሽታ ተጠቂነታቸው ያነሰ ነው። እናም ያው ጣማቸውም አሁን ለመግባቸው የሀበሻ ዶሮና አረሪሶች የፈረንጆችዶሮዎች የስጋቸው ጣዕም በጣም ነው የሚለያየው። የሀበሾች በጣም ይጣፍጣሉ። እና ግን ትናንሽ ናቸው ደግሞ ጉልበት የላቸውም ወፍራም አይደለም። እንጂ ያለችውን ነገር በጣም በጣም ጣፋጭ ነገር ናት። እና ዶሮ አስፈላጊ ነገር ነው በጣም አሪፍ እንስሳ ነው

እኔ የተ የትውልድ ከተማዬ ትግራይ ላይ መቀሌ ሚባል ቦታ ነው የተወለድኩት። እዛ በጣም ምርጥ ከተማ ናት። መቀለ ማለት መቀሌ ማለት በጣም በጣም ቀሽት የሆነች ከ የምትል ከተማ ነች። የትግራይ ክልል ርዕሰ መስተዳደር ናት። እና ከዛም በላይ ደግሞ ታላቅ ከኢትዮጵያም በህዝብ ብዛት ሶስተኛ ደረጃ ምትይዝ ነች መሰለኝ። የንግድም ምናምንም ማዕከልም ናት። አሁን ከ ወደ ትግራይ ምናምን ሚመጣ ሁሉንም እቃ ሚያ ከመቀሌ ነው። መቀሌ ነው ሚደርሰው መጀመሪያ ከ ከአዲስ አበባም ወደ መቀሌ ባቡር ጣቢያ ምናምን ተሰርቶላት ነብ እየተሰራላት ነበር አላ አላለቀም እንጂ። እና በጣም ትልቅዬ ከተማ ናት ብዙ ንግዶች ብዙ ትላልቅ ሆቴሎች አሏት።

እኔ የምወደው አይነት ዳቦ ወይ ወኔው ገበያ ውስጥ የሚሰራው ደረቅ ብሎ በጣም በጥሩ ሁኔታ የበሰለ ሳያርም እንትንም ሳይሆን ነጭም ሳይሆን ቀይ ነገር። ቀለም ቀይ አይነት ህብር ያለው በጣም እንደበሰለ የሚያሳይ አይነት ጠንከር ያለ ዳቦ ነው የምወደው። እኔ አብዛኛው ጊዜ ከሻይም ጋር እና ከሌላም ወጥ ጋር አብሬ መብላት ስፈልግ እንደዛ አይነት ዳቦዎችን ነው የምመርጠው። እናም ትኩስ መሆን አለበት ትኩስ ደግሞ ዳቦ ደግሞ በተለይ ለጤናም አስፈላጊ ነገር ስለሆነ ትኩስ ሲሆን በጣም ይመቸኛል። ዳቦ